የምትመኝው ስራ ምንድን ነው? እኔ የምመኘው ስራ ለወደፊት የባንክ ቤት ሰራተኛ መሆን እመኛለሁ ይህም የምመኝበት ምክንያት ውስጥ አንዱ። ከኢትዮጵያ ውስጥ ካሉ ስራዎች የተሻለ ደሞዝ ከፋይ ስራ ባንክ ቤት በመሆኑና የተለያዩ ጥቅማጥቅሞች ባንክ ሰራተኛ መሆን ስላለው የባንክ ቤት ሰራተኛ መሆን ያስደስተኛል። ይህንንም የማደርግበት ምክንያት ደግሞ የተለያዪ ጥቅማጥቅሞች ለማግኝት እና የተሻለ ደሞዝተኛ ለመሆን ፍላጎት ስላለኝ እኔ የባንክ ቤት ሰራተኛ ሆኜ ጥሩ ደሞዝ ክፍያ እንዲኖረኝ እፈልጋለሁ። ከዚህም በተጨማሪ። የተ ከዚህም በተጨማሪ የተለያዩ ጥቅማ ጥቅሞች ውስጥ የተለያዩ ጥቅማ ጥቅሞች ከሚሰጣቸው ውስጥ ባንክ የዶርም ኪራይ ይከፍላል። እንዲሁም ለትራንስፖርት ወጪ ይችላል የተለያዩ ጥቅማጥቅሞች ለበአል ለበአል ወጪያቸውን ይሸፍናል። እነዚህ እነዚህ ጥቅማ ጥቅሞች ስላሉት እኔ የባንክ ሰራተኛ መሆን በጣም ፍላጎት አለኝ።